ዋይፋይ ትጠቀማለህ ዋይፋይ እጠቀማለው አዎ በአብዛኛው ጊዜ ኢንተርኔት መጠቀም ስፈልግ ምጠቀመው ዋይፋይ ነው። ስራ ቦታም አለኝ ቤት ውስጥም አለኝ። እና በስነ ስርዓት ነው የምጠቀመው እንደሚታወቀው። ከሁሉም በላይ ስለ ዋይፋይ ደስ የሚለኝ ነገር አንደኛ በቀላሉ የምታገኘው ነገር መሆኑ ደስ ደስ የሚል ነገር ያደርገዋል በቀላሉ የምታገኘው ማለት የሆነ ያክል ጊዜ ወስዶ ለመመዝገብም ይዞ ለመምጣት እቃዎችንም ለመግዛት ያን ያክል ጊዜ የሚፈጅ ነገር አይደለም። አንደኛው ሁለተኛ ነገር ደግሞ ምንም ይሄ ጫን ያለ የሆነ እንትን የለውም ሂደት የለውም በጣም በቀላል ሂደት ነው። ማግኘት የምችለው እና እሱ ደስ አሪፍ ነገር ያደርገዋል ሌላው በጣም አሪፉ ነገር እንደሚታወቀው ተመጣጣኝ ዋጋ ነው ያለው። ማለት በወር ውስጥ በዳታ መጠቀም ብንፈልግ ወይም በራሳችን በገንዘብ ወይም በየቀኑ በምናወጣው የሞባይል ዳታ መጠቀም ብንፈልግ ኢንተርኔት ሊያስወጣን ከሚችለው ወጪ በላይ አይደለም። የምናወጣው በጣም ጭራሽ የማይነጻጸር ነገር ነው እና አንጻራዊ በጣም አሪፍ ዋጋ ነው ያለው ይሄ ማለት ምንድነው? ለምሳሌ አምስት መቶ ስድስት መቶ ብር ከሆነው በወር እኔ የማወጣው ብር ለዳታ መጠቀምያ ለማዋል ዳታ መጠቀም ከዛ ባነሰ ዋጋ ለምሳሌ በአምስት መቶ ብር ቀኑን ሙሉ ልጠቀም እችላለሁ። ወሩን ሙሉ ማለቴ ነው። ወርም ከዛም በላይ ሊያስጠቅመኝ ይችላልና ከዋጋም አንፃር በጣም አሪፍና የማይገናኝ ዋጋ ነው ያለው ከሞባይል ዳታው ጋር እሱ በጣም ተመራጭ ያደርገዋል። ሁለተኛ ነገር ደግሞ ምንም ጠፋ አልጠፋ አይነት እንትን የለውም በቃ እንዴ ተገዝቶ ከዛ በኋላ ለወር አንድ ጊዜ ትከፍልና እንዳልኩት ምንም እንትን የለውም ምንም የሚቀያየር የዋጋ መጠን የለውም። አንድ አይነት ዋጋ ነው ያለው ስለዚህ በወር አንድ ጊዜ ትከፍልና እዳህን ታውቃለህ። በቀራ ንም በቀባይም በወር አንድ ጊዜ ትከፍላለህ ከዛ በኋላ በቃ መጠቀም ነው ከዛ ምንም የተለየ ነገር የለውም ይሄም ማለት እንዴት ነው? ለምሳሌ በዚህ ወር የተጠቀምከው ኢንተርኔት እና በቀጣይ ወሬ የተጠቀምከው ኢንተርኔት ተመሳሳይ ላይሆን ይችላል። አንድ ጊዜ ረጅም ሰዓት ረጅም ጊዜያት ልንጠቀም እንችላለን አንዳንድ ጊዜ ደግሞ አነስ ላለ ጊዜ ልንጠቀም እንችላለን ግን ሁለቱም አንድ አይነት ነው። ምንም አይነት እንትን የለውም ብትጠቀመውም ባትጠቀመውም ያቺ ብር ግን ተመሳሳይ ናት ማለት ነው። እና ከዚህ አንፃር ትንሽ የሚያስቸግረው ምንድነው? ለብዙ ሰው ሊያስቸግር የሚችለው የሚመስለኝ የመጀመሪያው ቃይ ዋይፋይ እቃ መግዛቱ የሆነ ያህል ብር ሊያስወጣ ይችል ይሆናል። ለመግጠም ምናምን በተለይ ደግሞ ይሄ ትልቅ አሁን ለምሳሌ እኛ ቤት በጣም ትልቅ ቤት ነው ብዙ ሰው ሊጠቀምበት እንዲጠቀምበት አድርገን ትልቅ እንዲሆን ስለፈለግን የተወሰነ ያህል ብር እንትን አድርጎናል ወስዶብናል። እንዳልኩት ዕቃዎቹን ለመግዛት ለመገጣጠም ምናምን የሆነ ያህል በመጀመሪያ የሚያስወጣው አይነት ገንዘብ አለው የተወሰነ መልኩ እሱ አለ ከዛ ውጪ ግን በየወሩ በቃ ተመሳሳይ ብር መክፈል ነው የሚያስፈልገው እንጂ ሌላ ምንም የተለየ ነገር የለውም። እና ከዛ ደግሞ ቀነሰ አልቀነሰ ምናልባት በብዙ ተጠቃሚ ሲኖር ቤት ውስጥ ብዙ በምንውልበት ጊዜ ሁሉም ሊጠቀም ይችላል እና እሱ ብዙ ሰው ሊጠቀም ሲጠቀም እንትኑ ሊቀንስ ይችላል ፍጥነቱ ሊቀንስ ይችላል የኢንተርኔቱ እንጂ ከዛ ባለፈ በጣም ቆንጆ እንትን ነው ቆንጆ አማራጭ ነው። ብዬ ነው የማስበው ሞባይል ዳታ ከመጠቀም በራሳችን ስልክ ሲም ካርዳችን ከመጠቀም ዋይፋይ አስገጥሞ እንደኛ አይነት በጣም ትልቅ ቤት አሁን ደግሞ ድሮ እንንከራተት እንደነበረ ዋይፋይ ለማግኘት ብዙ ቦታ እንንከራተት ነበረ ኢንተርኔት ለማግኘት ለማግኘት እና አሁን ያ ያ ነገር የለም። በቃ በቀላሉ ቤት ውስጥ ድሮም ከየትም ድሮ ድርጅቶች ብቻ ነበር የሚይዙት አሁን ላይ ግን በግለሰብ ደረጃም ስለሚያዝ ጥሩ አማራጭ ነው በጣም

ቤትህን እንዴት ታስውባለህ? ቤቴን በተለያየ መልኩ ነው የማስበው አንደኛ እወዳለሁኝ በቃ ማለት የአብዛኞቻችን የእረፍት ቦታ ቤታችን ነው የአብዛኞቻችን እና በተቻለ መጠን እምናርፍበት ማለት በቃ እንዴት ነው ቤት ማለት ቤት ነው እኛ ነን ራሳችን ነን ከዞርንበት ከሄድንበት ከዋልንበት ካደርንበትም ሊሆን ይችላል ቦታ በቃ ማረፍ ስንፈልግ እረፍት መስጠት ለራሳችን ማለት ነው እረፍት መስጠት ስንፈልግ የምናደርገው ነገር ቤታችን ነው ወይም ያኔ በዛ ሰዓት ትዝ የሚለን ነገር ቤታችን ነው እና ቤታችን መሆን ነው የምንፈልገው ስለዛ በተቻለ መጠን ለመቆየት የማይከብድ ስንቆይበት ደግሞ የምንወደው ማልት እዛው ሁን ሁን የሚልህ አይነት ስሜት ያለው ማለት ነው እና እንደዛ እንዲሆን ነው የሚያስፈልገው ቤታችን እና በተቻለ የመጠን የራሴን ቤት በቃ ለረጅም ጊዜ የምቆይበት ምንኖርበት ብዙ ነገር የማደርግበት ቦታ ስለሆነ በተቻለ መጠን ሳቢ እንዲሆን ውብ እንዲሆን ከሁሉ በላይ ደግሞ ንጹህ እንዲሆን እፈልጋለሁ የሁሉም የማስዋብ ቤትን የማስዋብ መሰረቱ በየ የማስበው የቤቱን ንጽህና ነው ሁሌ በየጊዜው መጠረግ አለበት ወይ ሁሌ በየጊዜው ንጹህ ሆኖ መቆየት አለበት ቤታችን እና እንዲህ እንዲህ ከሆነ ደግሞ በስነ ስርዓት ቤታችን መስራት አለብን በስነ ስርዓት እቃዎቻችን በየቦታው መቀመጥ አለባቸው እኔ ደግሞ ማለት ቶሎ እሰለቻለሁ የማያቸውን ነገሮች ለምሳሌ ያልጋየ አቅማመጥ ለረጅም ጊዜ ለሆነ ያህል ጊዜ ከተቀመጠ ይሰለቸኛል እና የግድ ቢያንስ በሳምንት ውስጥ ምናምን መቀየር አለበት በሳምንት ውስጥ ሲባል በየሳምንቱ እቀይረዋለሁ ሳይሆን ሰልችቶኝ ካየሁት በቃ የሆነ ያህል ጊዜ እንደዛውም ላይ ያው አልፈልግም እና እቀይረዋለሁ ቦታዎችን እቀይራለሁ ስለዚህ የማደርገው ነገር ቤቴን ለማስወቅ ከጽዳት ውጪ ማለት ነው ጽዳት እንዳልኩት በጣም መሰረታዊ ነገር ነው ከጽዳት ውጪ የማደርገው ነገር ግን ቦታዎችን መቀያየር እወዳለሁኝ በጣም ነው የምወደው ቤት ማስተካከል እቃዎችን መደራደር ከእንደገና ደግሞ ሌላ ቅርጽ እንዲይዙ ማድረግ ደስ የሚለኝ ነገር ነው እና እንደዛ አደርጋለሁ ባዬ በየጊዜው በሚባል ደረጃ በቃ ለአይኔ በሚሰለቸኝ በማንኛውም ሰዓት ቤቴን እቀያይረዋለሁ አቀማመጦችን ቀይረዋለሁ ከዛ ባለፈ ቤት ማስዋብ ሲባል የሚመጣልኝ ነገር ምንድነው ጥልቅ የሆነ የቤት ማጽዳት ነው ጥልቅ ቤት ማጽዳት ማለት ለምሳሌ አልጋ ስር ምንጣፉ ስር መጋረጃዎች ምናምን ሁሉም ነገር ከእንደገና ማጣት ሁሉም ነገር እያንዳንዱን እቃ እየለዩ መጽሐፍቶቹ ሊሆን ይችላል ለምሳሌ አቧራ ይይዛሉ መጽሐፍቶቹ ወይም የተደደረ የተደደረ የተደረደረ የተደረደሩት እቃዎች አቧራ ሊይዙ ይችላሉ ምናምን ነፋስ ምናምን ሊያበላሻቸው ይችላል እና ያንን ነገር ሁሉ እቃ ከእንደገና አውጥቶ ከእንደገና አውርዶ ማጠብ ይሄ ነገር ረጅም ጊዜ ሊወስድ ይችላል የሚታወቅ ነው ግን ታግሶ ይሄን ማድረግ በጣም አሪፍ ነገር ነው ብዬ አስባለሁ በቃ የሁሉም ነገር የቤቱ ውበት በጣም መሰረታዊው ነገር ጽዳቱ ነው ብዬ ስለማስብ ማለት ነው ማለት የግድ ውድ ነገር መግዛት የለብንም የግድ ውድ ነገር ቤታችንን ውብ አያደርገውም በጣም ትናንሽ የሚባሉ ነገሮች መግዛት እንችላለን ከዛ ደግሞ ንጽህናው ደግሞ እንዳልኩት በጣም ወሳኝ ነገር ነው በጣም ወሳኝ ነገር ነው ብዬ አስባለሁኝ እና ከዛ ባለፈ ለቤት ውስጥ ማስዋቢያ ተብሎ የሚሰሩ ወይ ደግሞ የሚዘጋጁ አንዳንድ ነገሮች አሉ አበባ ሊሆን ይችላል ወይም ማስቀመጫዎች አትክልቶች ምናምን ሊሆን ይችላሉ እነዛን ነገሮች በቀላሉ እንዳልኩት ያን ያክል ውድ ነገሮች መግዛት የለብንም እና ማለት ላይጠበቅብን ይችላል ስለዚህ ያልሆነ ነገሮች እያየን ቤታችን ማስዋብ እንችላለን ብዬ አስባለሁኝ

በድንቋንቋ ታምናለህ በድንቋንቋ ማለት የሞቱ ሰዎች የሚያወሩበት ወይ የሞቱ ሰዎች ከሞቱ በኋላ እርስ እርስ የሚግባቡበት ቋንቋ ነው ወይስ ቋንቋው ራሱ ነው በድን የሆነው? አልገባኝም አይ ማለት ታምናለህ አታምንም የሚለውን ነገር ለማወቅ ራሱ ወይ ለመናገር አምንበታለሁ አላምንበትምም ለማለት ነገሩን ማወቅ አለብኝ አይደል? እኔ ግን አላውቅም በድን ቋንቋ ሲባልም ሰምቼ አላውቅም። እውነቱን ለመናገር ግን እንዴት ልገልጸው እችላለሁ? በድን ቋንቋ ይሞታል እንደሚታወቀው ቋንቋው የሚሞት ነገር ነው። የሆነ ሰዓት ላይ ሰዎች እየተጠቀሙበት ሲመጡ ወይ በብዛት ተጠቃሚ በብዛትም ሳይሆን ግን ተጠቃሚ ሲኖረው ያ ቋንቋ በህይወት እንዳለ ይታወቃል ማለት ነው። የሚታወቅበት መንገድ ያ ነው ሰዎች ሲጠቀሙበት በዛ ቋንቋ ተጠቅሞ እርስ በእርስ ሲግባቡ ወይ ደግሞ ለመግባባት ሲሞክሩ ያ ቋንቋ በህይወት አለ። በሚናገሩት ሰው ማለት ቋንቋ የራሱ ህይወት ኖሮት ሳይሆን የሚለካው ግን ባሉት እና ባሉት ተጠቀሚዎች ልክ ሲሆን ማለት ነው። እና አንድ ቋንቋ ይሞታል። እንደሚታወቀው ያድጋል እንደገና ደግሞ የሚፈጠርበት ደግሞ አሁን ራስ እያወራንበት ያለነው የምንጠቀማቸው በአለም ውስጥ ያሉ ቋንቋዎች በሙሉ አሁን ያላቸውን ያህል ቁጥር ሳይዙ በፊት የሆነ አይነት ቁጥር ነበራቸው ከዚህ በፊት ማለት ነው። እና ግን ሰዎች እየተጠቀሙ እየተጠቀሙ ይሄድ በሄዱ ቁጥር አዳዲስ የራሳቸው ቋንቋ እየፈጠሩ መጡ ማለት ነው። የሰው ልጅ የራሴ የሆነ ሌሎች ቋንቋዎች በማደባለቅ ሊሆን ይችላል። በብዙ መንገድ አዲስ ቋንቋ እየፈጠረ መጣ ከዛ በኋላ ያ አዲስ ቋንቋ ቀስ እያለ ቀስ እያለ እያደገ የሰው ጥቅም የሰው ተጠቃሚነት ደግሞ እያደገ እያደገ ሲመጣ ወይም ሚጠቀሙት ሰዎች ብዛት እየጨመረ ሲመጣ ቋንቋ ምን ሆነ ማለት ነው። ህይወት አገኘ ማለት ነው በህይወት አለ ይባላል። ከዛ በኋላ ደግሞ በሂደት ምናልባት በሌሎች ቋንቋዎች እየተዳፈነ ብዙ ሰዎች በጣም የተለያየ ብዙ ምክንያቶች ሊነሱ ይችላሉ። አንድ ቋንቋ ሊሞት የሚችልበት ወይም ደግሞ የተጠቃሚ ቁጥር ዜሮ ሊደርስ የሚችልበት የሆኑ ብዙ አይነት ምክንያቶች ሊኖሩ ይችላሉ። እና በእነዛ ምክንያቶች ምክንያት አንድ ቋንቋ ተጠቃሚነቱ ጠፍቶ የሚጠቀሙት ሰዎች ሳይኖሩ ሲቀሩ ደግሞ ወይ ደግሞ አሁን ራሱ በጣም በቅርቡ የሰማሁት የሆነ ዜና ምን ይላል? እኛ የምኖርበት ሀገር የሚነገር የሆነ ቋንቋ ከቅርብ ከሆነ አመታት በኋላ ላይኖር እንደሚችል። ምክንያቱም እንትኑ እየቀነሰ ነው የሚጠቀሙት ሰዎች ቁጥር በጣም በጣም የቀነሱ ነው። እና ሌላው ቢቀር በቃ በትላልቅ ሰዎች ዘንድ ብቻ የሚወራ አይነት ቋንቋ እየሆነ መጥቷል አይነት ነገር ነው። እንትናቸው እና የመቆም ማለት የወለዷቸው ልጆች የነእርሱን ቋንቋ ከመናገር ይልቅ በአከባቢ ከአካባቢ ትንሽ ራቅ ያለ ወይም ደግሞ ወደ ከተማው የሚጠጋ አይነት ቋንቋ እየተናገሩ ስለሄዱ ቋንቋው ከቅርብ ከሆነ አመታት በኋላ ላይኖር እንደሚችል አስታውቀው ነበርና እንደዚህ አይነትም ዜናም የሰማሁ መሰለኝ። እና እሱን እሱን ሳስብ አንድ ቋንቃ በድን ወይ ደግሞ የሞተ ቋንቋ በህይወት የሌለ ቋንቋ ሊባል የሚችልበት እድል ሊኖር እንደሚችል አምናለሁ። ከዚህ ያለፈ ደግሞ ምክንያት ከዚህ ያለፈ ትርጓሜ ካለው ደግሞ አሁን የጠየቀኝ ጥያቄ ምናልባት ሳውቅ መልሰው ይሆናል። አሁን ላይ ግን ስለ ቋንቋ አጠቃላይ ነገር ልል የምችለው ይሄ ነው። በድን ቋንቋ ስለሚባል ነገር ግን ከዚህ በፊት ሰምቼ ማወቄን እርግጠኛ አይደለሁም

ምን ያህል ጊዜ ወደ ገበያ ትሄዳለህ? ምንም ያህል ጊዜ እኔ እንጃ ማለት ይሄ ነው። በምለው የጊዜ ልዩነት። ገበያ መሄድ አይነት አይነት አይደለሁም ምክንያቱም አቅራቢያዬ የሚገኝ ሱፐር ማርኬት አለ ሁሉም ነገር እዛ ይይዛሉ እዛ ነው በአብዛኛው ነገር እምገዛው አሰምፈልጋቸው ነገሮች እምገዛ እዛ ነው። እና በጣም አልፎ አልፎ ምናልባት በወር አንድ ጊዜ ሊሆን ይችላል። እምሄደው እንደዚህ ለምሳሌ ጤፍ ከሌለኝ እሱን ለማምጣት ወይ ደሞ ሌሎች አለ አይደለ በረጅም ጊዜ እምንገዛቸው ነገሮች አሉ ለምሳሌ ጤፍ አለ ሽሮና በርበሬ ሊሆን ይችላል። ሌላ ምን ሊሆን ይችላል በሶ ምናምን ብቻ ለረጅም ጊዜ የፍርኖ ዱቄት ምክንያቱም ትንሽ ይወደዳል አንደኛ ሰፈር ስትገዛ የታክሲም የምናምንም ያለው ወጭ ስለሚቀንስ ትንሽ ውድ ነው እምንገዘው እና ስለዛ ከዛ ደሞ ከመወደዱም በላይ አማራጭ የለም። በቃ ያላቸውን ነው ገዝተህ እምትመጣው እዛ ግን አንደኛ የዋጋ አማራጭ አለ ሁለተኛው ደግሞ የአይነትም ደግሞ አማራጭ አለ መርጠህ መግዛት ትችላለህ። ምክንያቱም በጣም ትልቅ እሚባል የገበያ ማዕከል ስለሆነ ብዙ አማራጮችን አይተህ እሚያስፈልግህን ነገር አይተህ የመግዛት እድሉ እድል ስለሚሰጥ እንደዛ ማድረጉ ይሻላል ብዬ ሳስብ እነዚህን ረጅም ጊዜ እምንጠቀማቸውን ነገሮች በወር አንድ ጊዜ ላሟላ። ይሆናል ወደ ገበያ እሚሄደው ከዛ ውጪ ይሄ በየሳምንቱ በቃ እናቴ በይ የሳምንቱ ትሄድ ነበረ ምክንያቱም እንትን ነበረን እኛ አካባቢ ሰኞ ነው የገበያ ቀናችን ሰኞና ቅዳሜ ነውና እናቴ ሁልጊዜ ሰኞ ሰኞ ጠዋት በቃ የመጀመሪያ ስራውን ቁርስ ከበላች በኋላው ወደ ገበያ መሄድ ነው። እንዴት እንደሚያልቅ እንዴት እንደምትችልበት እንዴት ስራዬ ብላ እንደያዘችው እኔ ጊዜ ነው እሚገርመኝ። እንደውም ከአባቴ ነው ገንዘብ እምትቀበለው ለገበያና እሚያስፈልጋትን ነገር ሁል ጊዜ ጥዋት ማለት አባቴ ይጠብቃታል ማለት ነው እንዳትወጣ እሷም ደሞ ትጠብቀዋለች ትቷት እንዳይሄድ ማለት ነው ምክንያቱም መግዛት አለባት። ስለዚህ ወይ ሁል ጊዜ እነግራታለሁ ወይ ለምን ማታ ተቀብለሽ አታድሪም? እላታለሁና በቃ ትደውልለታለች የት ሄደህ ነው ለምሳሌ ቤተክርስቲያን ሄዶ ከሆነ ወይ በጧት እሚሄድበት ነገር ኖሮ ይሄድና ከዛ ያረፍድባታል ማለት ነው። ገንዘቡን ሳይሰጣት ከዛ ትለውላለች ትረብሸዋለች የት ሄደ ነው ትለዋለች? ወይ በቃ እላታለሁ ነው የሁል ጊዜ ለምን ማታውን ተቀብለሽው አታድሪም? እሱ ደግሞ ነገ ነገ እሰጥሻለሁ ጥዋት እንገናኝ የለ እንዴ ምናምን ይላታል መሰለኝ። ከዛ በመሃል ወይ አስቦበት ይሁን ሳያስበው ነገር አጋጥሞት ይሁን ዝም ብሎ ሳይሰጣት ትቷት ይሄዳል ማለት ነውና። እንትን ትላለች በቃ ትጨቃጭቃለች ምናምን እና ዞሮ ዞሮ ሁልጊዜ ጥዋት ጥዋት ሁልጊዜ ሰኞ ጥዋት የመጀመሪያ ስራዋ ገበያ መሄድ ነበር ነው ማለት ነው። እና እሱ እሱ የልጅነት ትዝታም አለኝ ሰኞ ሲባል የሆነ ገበያ መውጣት የሆነ ነገር መሸመት ከዛ በኋላ ደሞ ለረጅም ጊዜ በተለይ ህፃናት ሆነ በፍጹም አብረናት እንድንሄድ እናቴ አትፈልግም ግርግሩ ምናምን በጭራሽ እንድናየው አትፈልግም ነበር። እና ግን ምንድነው እኛ ግን መሄድ እንፈልጋለን። ለምሳሌ እኔ የተወሰነ ጊዜ አስቸግር እንደነበረ ትዝ ይለኛል አብሬሽ እሄዳለሁ እያልኩኝ ማለት ነው። እና አብረሽኝ እንኳን አትሄጅም ግን ምን ይዤልሽ ልምጣ ትለኛለች። ትለኛለች ከዛ በኋላ እመርጣለሁ ይሄን ላድርግልሽ ይሄን ላምጣልሽ ይሄን ላምጣልሽ በጣም እሚደንቀኝ ነገር የጠየኳትን ነው። እምትመጣለኝ ማለት ረስቼው ነው እንደዚህ ሆኜ በመሃል የሆነ ብር ጎድሎብኝ ምናምን ምናምን ምንም አይነት ምክንያት ሰጠኝ አታውቅም። አትይጅም ትለኛለች ከዛ ምን ይዤልሽ ልምጣ ትላለች? እንትን ነው እንትን እንትን ነው አንድ ሶስት ምርጫዎችን ትሰጠኛለች ከነዛ ሶስቱ አንዱን እመርጣለሁ የመረጥኩትን ደሞ ይዛልኝ ትመጣለች ግዴታ ማለት ነው። እና እሱ ነገር እስኪገርመኝ ድረስ

በየአትኛው እጅ ትጽፋለህ? አሁን እኔ በቀኝ እጅ የምጽፈው በርግጥ በሁለቱም እጄ የመጽሐፍ ችሎታው አለኝ። ግን ትንሽ አሪፍ የሚባል የእጅ ጽሁፍ የምጽፈው ቀኝ እጄ ነው። ረጅም ጊዜ ግራዬ ነበርኩኝ። እና ቀስ በቀስ ነው በቀኝ እጅ መጽሐፍን የተመመድኩት በጣም ቀስ በቀስ ነው ረጅም የሚባል ጊዜ ወስጄብኛል እንደዛም ሆኖ ግን ለምደዋለሁ። እና በቀኝ እጄ ነው የምትጽፈው በቀኝ አብዛኛውን ስራ የምሰራው በቀኝ እጄ ነው። በቀኝም ይሁን በግራ ምንም ከምንም ነገር ጋር የሚያያዝ ነገር እንዳልሆነ። ሁሉም ሰው ያውቃል ምክንያቱም በደንብ ነው የማስታውሰው ህፃናት ሆነን በግራ እጁ የሚጽፍ ልጅ ነበረና። ምንድ ነው የሚባለው በግራ እጃቸው ስለሚጽፉ ሰዎች? አንደኛ በጣም ክፍተኛ የሆነ የማስተዋል አቅም ነገሮች የመረዳት አቅም ከዛ ባለፈ ደግሞ የ የፈጠራ አቅም አላቸው ተብሎ ይታሰብ ነበር። ድሮና እንደ አጋጣሚ ሆኖ ይሁን ወይ ልጁ በቃ ጎበዝ ስለሆነ ወይ ደግሞ ሰዎች የሚሉት ነገር የሚሰራ ነገር ሆኖ ይሁን። አላውቅም ብቻ ግን ልጁ በጣም ጎበዝ ተማሪ ነበረ። እኛ ክፍል ውስጥ ሚማሪ ግራኝ የምንለው ልጅ ነበረና በትምህርቱ በጣም ጎበዝ ተማሪ ነበረ። ከሁላችንም በተደጋጋሚ ከየክፍሉ አንደኛ የሚያወጣ አይነት ልጅ ነበረና። ትንሽ ግን ምንድ ነው? ግራይ መሆን ከንትንጋ ከሆነ ማረታው ሂሳቤ ጋር ከሆነ መንፈሳዊ መንፈሳዊ ሲባል ከመንፈስ ጋር አገናኝተው የሆነ የሆነ አይነት ስም ሊሰጧቸው ይፈልጋሉ ከዛ ደግሞ እንደ ልዩ ፍጥረት እንደ የሆነ ወጣ ያለ ፍጥረት የማያቸው ሰዎችም ሊኖር ይችላሉ። ግን ከምንም ነገር ጋር አይገናኝም በቃ ሁለት እጅ ለመስራት የተሰጡን እጆች ናቸው። በአንዱም ጻፍኩ በሌላኛው ያን ያክል የተለየ ልዩነት አያመጣም። አንተ ስትጽፍ የሚወጣልህ በየትኛው ነው ነው ጥያቄው? የሚወጣልህ ብቻ ሳይሆን ደግሞ ጎመዝ ጎበዝ የሆንኩት በምኑ ነው? ስትጽፍ ስትበላ ሌሎች ነገሮች ስትሰራ የሚቀናህ በየትኛው እጅህ ስትሰራ ነው ወይ በየትኛው እጅህ ስትበላ ነው? ከዛ ያለፈ ትርጓሜ አለው ምክንያቱም ምናልባት ባይሆን ይመጣልኝ ነገር ምንድነው አይምሮአችን እንደሚታወቀው ሁለት ክፍል አለው አይደለ ሁለት ክፍል ነው ያለው። የቀኝ አይምሮ ክፍል እና የግራ አይምሮ ክፍል ስለዛ የግራኛው አይም ምናልባት የቀኝ የግራው የአይምሮአችን ክፍል በግራ ላሉት በግራ በኩል ያሉት እጃችን ሊሆን ይችላል እግራችን ሊሆን ይችላል። ብቻ በግራ በኩል ያሉትን ክፍሎቻችንን ይቆጣጠራል የቀኙ የግራው ደግሞ በቀኝ በኩል ያለውን እጁን እጅ እግር ሌሎች የሰውነታ አካላትም ይቆጣጠራል ማለት ነው። እና ለምሳሌ አንድ ሰው በሆነ አደጋ ምክንያት በግራው የአእምሮ ክፍል ጉዳት ቢደርስበት የሚጎዳው የግራ የቀኙ የሰውነት ክፍል ነው ማለት ነው። ምናልባት ደግሞ በግራ ከሆነ አደጋው የደረሰበት በይ ቀኝ በኩል ያሉትን የሰውነቱ አካል ያለመንቀሳቀስ አደጋ ሊደርስባቸው ይችላል ማለት ነውና። እና ይሄ አይነት ነገር አለ ለምሳሌ በቀኝ በኩል በጣም ጎበዞች ይሆኑት ሰዎች ወይም ልጆች በ በቀኝ በኩል ያለውን የአእምሮአቸው ክፍል ይበልጥ ይጠቀሙታል ማለት ነው። በቃ ከዚህ የተለየም ነው ማለት ትርጉም የለውም። እኛ በተለም በአብዛኛው ባልደረጃ ደግሞ ሰው በቀኝ እጁ ነው የሚጽፈው አይደለ ስለዚህ በቀኝ እጁ ሲጽፍ በግራ በኩል ያለውን የመሆን ክፍል የተጠቀመ ነው ማለት ነው። ስለዚህ በሁለቱም ሲጽፍ ደግሞ ሁለቱም የአእምሮውን ክፍል በእኩል ሰዓት በተመጣ በተመጣነ ሀይል እየተጠቀመ ነው ማለት ነው። እና ከዚህ የተለየ ትርጓሜ አለው ብዬ አላስብም እኔ ግን ለምዶብኝ በቃኝ እጄ ነው የምጽፈው

ቅርጫት አለህ። ቅርጫት ሲል አለኝ አዎ ብዙ አይነት ቅርጫት ነው ያለው እንደሚታወቀው አንደኛው የመጀመሪያው ምንድነው? እናቶች ለ ለገበያዋ ሲሄዱ የሚይዙት ቅርጫት አለ እሱ ቅርጫት አንዳንዱ ከጎማ ሊሰራ ይችላል ከፕላስቲክ ማለቴ ነው። ፕላስቲክ ከሆነው ንጥራ ነገሮችን የሚሰራ ነው። እሱ አለ መጀመሪያው እኛ ቤት በተለያየ ቀለም ነበረ ድሮ። ጋር በነበርኩበት ጊዜ የተለያየ ቀለም እናቴ ነበራት እና እሱን ነበር የምትጠቀመው ወደ ገበያ ስትሄድ። አንደኛው በጣም ምቹ ነው ላይ የያዘ እጀታው ላይ የሆነ ወፈር ያለ ጠንከር ያለ የሆነ ነገር አለው እሱ ምንድነው የሚጠቅመው? ስትይዘው በተለይ ክብደት ያለው ነገር ስትይዝ ወደ ታች ነው የሚሰብህ አይደለ ስለዚህ እጅህ ተመቻችቶ መቆየቱ እንዲመች አድርገዋል ላያያዝ ምቹ ያደርገዋል ማለት ነው። እሱ ነገር ስላለው ግና ደግሞ ብዙ እቃዎችን ብዙ አስዌዛዎችን በአንድ ላይ ስለሚይዝላት እናቴ እሱ ትመርጥ ነበር ድሮ። እሱ አለ ከዛ ውጪ። የቆሸሹ እቃዎች የሚጠራቀሙበት ደግሞ ሌላ አይነት ተለቅ ያለ አሁን ካልኩት ይሄ ለገበያ ከምንጠቀመው ቀርጫት ተለቅ ያለ እንደውም ድሮ ከቀርቃሀ ይሰራ ነበረ መክደኝ መክደኛም የነበረው ምናምን ከቀርቃህ የሚሰራው ቅርጫት ነበረ ድሮ። ብዙ ቤቶች ላይ ስንሄድ እናይ ነበረ። አብዛኛው ቤት ላይ ነበር እንደዚህ አይነት ቅርጫት እና እሱ ቅርጫት ለምንድነው የሚያገለግለው? አንድ ረጅም ጊዜ ነው የሚቆየው ከቀርቃሀ ስለሆነ የሚሰራው በራሱ ቀርቃሃ ደግሞ ጠንካራ አይነት የተክል አይነት ስለሆነ እሱ ነበረ በብዙ ቤቶች ይገኝ ነበር። እኔም የሚደንቀኝ በጣም ረጅም ነው በጣም ትልቅ ነው ማለት ብዙ ልብሶች የመያዝ አቅም አለው በጣም ስፋቱ ጥልቃቱ እና እሱ ሁላ ነገር በእጅ ነው የሚሰሩት ማለት ነው። እና ምን ያህል ጊዜ ይወስድላቸው እንደሚችል ሌላው ቀርቶ ቀርቃው ወይም ተክሉ ማዘጋጀት በራሱ ሚወስደው ምን ያህል ጊዜ አለ ብዬ አስባለሁኝ። እና ያን ያህል ጊዜ ታግሰው ያን ያህል ጊዜው ፈጅተውባቸው አዘጋጅተውት ማለት እንደ ክር አይነት ነው። ሲታይ በጣም ረዣዥም ሆኖ የሚታጠፍ የሚገባ ምክንያቱም የሚሰካ ነገር አለው የሚታጠፍ ነገር አለ ያለው ነው ምክንያቱም የራሱ የሆነ ዲዛይን መውጣት ስላለበት ማለት ነው። እና ለዛ ያለህል ኪዜ ታግሰው ያን ያህል በርትተው ብቻቸውን ሲሰሩት ደግሞ ትልቀቱ በጣም ከፍተኛ ነው። ከዛ ደግሞ የራሴ የሆነ መክደኛ አለው ለ ግፍተቱ የሚመጥን የራሱን መክደኛ አለው እና እንደዚህ አይነት ቅርጫቶች አሁን ላይ በርግጥ በፕላስቲክ ቅርጫቶች እየተተኩ ነው። እኛማ አሁን ላይ የምንጠቀመው እንደዚህ አይነት እንደዚህ አይነቶቹ የፕላስቲክ ቅርጫቶችን ነው ግን። ድሮ በጣም ብዙ ቤት ላይ እነዚህ አይነት ቅርጫቶች ነበሩ። ከዛ ባለፈ ደግሞ ንጹህ ምግብ ሊሆን ይችላል ብቻ ፎጣዎችም ሊሆን ይችላል ወይ ደግሞ ለማጠብ። ልብስን ለማጠብ ስንዘጋጅ ልብሶችን ለይተን ለማውጣት ወደ ምናጥብበት ቦታ ለመውሰድ የምንጠቀማቸው ደግሞ ያማምሩ አሁን ላይ በዘመናዊ መንገድ የተሰሩ ብዙ አይነት ቅርጫቶች አሉ። እና እሱን እሱን ቅርጫቶች አሁን ላይ አሉኝ። እጠቀማቸዋለሁ እንዳልኩት ደግሞ የቆሸሹ ልብሶች ማስቀመጫ ወይ ደግሞ በቅርቡ ለመታጠብ የሚሆኑ ልብሶች ለይተን ለማስቀመጥም እና ወደ ምናጥብበት ቦታ ለመውሰድ የምንጠቀመበት የቅርጫት አይነት ነው ማለት ነው። ያለኝ እና አለኝ በደንብ ነው የምጠቀመው። በደንብ ነው የምትጠቀምባቸው

ስራዎችን በቅደም ትከተል ታስቀምጣለህ አዎ በተለይ እነዚህን ከእንትኔን ከራሴ ጋር የተገናኘው አንዳንድ ስራዎች በተበይ የሚገመቱ ናቸው። ምን መቼ ምን መስራት እንዳለብኝ በስነ ስርዓት ነው የማውቃቸው እና እንዲህ አይነት ስራዎች። በስነ ስርዓት አስቀምጦ በቅደም ተከተል አስቀምጦ ለመጠቀም። አንደኛው እመቺናቸው ሁለተኛ ነገር ደግሞ እጅግ በጣም ጥቅም የለውም። ለምን ቢጠቅመው ቢባል? አንድ ነገር እየሰራህ ባለበት ሰዓት አንደኛው በሚቀጥለው ምን መስራት እንደምትችል ታውቃለህ። በሚቀጥለው ምን እንደምትሰራ ታውቃለህ። ሁለተኛውና ዋነኛው ጥቅሙ የሚመስለኝ ግን ሰዓት አጠቃቀም በጣም አሪፍ ትሆናለህ። ለምሳሌ ምንድነው የማየው መሰለኝ ጠዋት ከእቅልፌ እንደተነሳሁኝ። ለስራ ከመውጣቴ በፊት ከቤት ለስራ ከመውጣቴ በፊት አደርጋቸዋለሁ ብዬ ያስቀመጥኳቸው አንድ አራት የሚሆን ተግባራት አሉ የጠዋት ተግባራት ማለት ነው። እና እነዛን ተግባራት በሰአታቸው አውቃቸዋለሁ። መቼ? መቼ ሰዓት ምን ማድረግ እንዳለብኝ በስንት ሰዓት አስቀምጫቸዋለሁ። አስቀምጫችሁ ብቻ ሳይሆን ደግሞ የማንቂያ ሰዓትም ሞልቼ ነው የማድረው ሞልቼ ነው። ሙሉውን ሳምንት የምትጠቀመው ማለት ነው። እና ምንድነው የማደርገው? ጠዋት በምነሳበት ሰዓት የማንቂያ ደወሉ ይጠራል። እነሳለሁ ከዛ በኋላ ከተነሳ በኋላ ምን እንደማደርግ ደግሞ ቀጥሎ ይጮሃል ማለት ነው። ከዛ ቀጥሎ ደግሞ እንደዛ እያልኩኝ እስክጨርስ ድረስ አራት ሊሆን ይችላል የምጠቀመው። ወይም ማድረጋቸው ነገሮች አራት ሊሆን ይችላሉ። አራቱም በየትኛውም ሰዓት እንደማደርገው አውቃቸዋለሁ ማለት ነው። እና በመሃል ምንም የሚጠፋ ጊዜ የለም። ምን ላድርግህ አንዳንድ ቀን ይጨንቃል አይደል ምን ላድርግ ብለህ ታስባለህ ምን ላድርግ ቀጥሎስ ምን ልስራ ቀጥሎ ምን ላድርግ ወዴት ልሂድ ምናምን ብለን ግራ ይገባናል። አንዳንድ ቀን እና ስራዎቻችን ግን በቅደም ተከተል ካስቀመጥናቸው አንደኛኝ በመሃል እንዳልኩት በመሃል የሚጠፋ ጊዜ የለም። በመሃል የሚጠፋ ለማሰብ ይሁን ለማስተንተን ምን ላድርግ ብለው ለመጠየቅም ይሁን ቢጠፋ ምንም አይነት ጊዜ የለም። ስለዛ በቀላሉ የምንፈልገውን ወይም ያስቀመጥነውን እቅድ ወይም ባስቀመጥነው ቅደም ተከተል መሰረት ስራዎቻችንን ሰርተን እንጨርሳለን ማለት ነው። እና ለዚህ በጣም አስፈላጊ ነው። ጊዜያችንን ለመጠቀም የምትሰራውን ነገር በትክክል ለማወቅ እነሰደገና ደግሞ ብዙ ነገሮቻችን ለመቆጠብ ያስችለናል ብዬ አስባለሁኝ። እና እሱ እሱ ነገር አለ ከዛ በኋላ ይሄ ልምዴ ይሄ ለራሴ ብዬ የምጠቀም ነው። ለራሴ ስነስርዓት ለማስያዝ ሰውነቴን አካሌን አይምሮዬን ሁሉ ነገሬን ስነ ስርዓት ለማስያዝ የምትጠቀመው ነገር። ምን ላይ ያግዘኛል ስራዬ ላይ ያግዘኛል። አንደኛ ምንድነው የማደርገው? አውቃችኋለሁ ምን የትኛው ፕሮጀክት ምን ላይ እንደደረሰ አውቃለሁ። እና ይሄኛው ከሰራ በኋላ ይሄን አድርገዋለሁ። መጀመሪያ ይሄን እሰራዋለሁ ከዛ በኋላ ይሄን አድርገዋለሁ። ብዬ መጀመሪያ ከስራ ከቤት ከመውጣቱ በፊት ከማደርጋቸው ተግባራት መሃል አንዱ ማስቀመጥ ነው። በስነ ስርዓት ለቀኑ ምንድነው የማደርገው የሚለውን ነገር ማስቀመጥ ነው። እነሱን ቅድም ተከተል አስይዛቸዋለሁ ምክኒያቱም መቅደም ያለበት መቅደም አለበት አይደል? አንደኛው እሱ ነው መቅደም ያለበት መቅደም አለበት መጀመሪያ መስራት ያለበት ስራ መጀመሪያ ነው መሰራት ያለበት የሚቆይ ስራ ከሆነ ቀጥሎ የሚሰራው ስራ ደግሞ ቀጥሎ ነው መሰራት ያለበት ማለት ነው። እንዳልኩት ጊዜ ይቆጥባል ሀይል ይቆጥባል። ከዛ ባለፈ ደግሞ ይሄ ድካም መሰላቸት ምናምን አይኖርም። ምክንያቱም አይምሮአችንን መጀመሪያ እቅድ ስናወጣ አዘጋጅተነው ለስራ ማለት ነው። ስለዚህ ለስራ ስለተዘጋጀ ከእንደገና ሀይል መመለስ ከእንደገና ለአእምሮ ላይ መስራት ብዙ ላይጠበቅብኝ ይችላል ማለት ነው። የሚያስፈልገው ነገር ምንድነው? መጀመሪያ አስበን ነው ማቀድ ያለብን ስናቅድ ይሄኛውን ነው ምሰራው ይሄኛውን ነው ማደርገው ስንል ማሰብ ይጠበቅብናል። እቅዱን ካወጣነው በኋላ ከራሳችን ጋር በደንብ አውርተን ከተስማማንበት በኋላ ግን ለዛ ላወጣነው ህግ ተከትለን ወይም ለዛ ላወጣነው ግራም ተከተል። ተገዝተን ነገሮችን ወይም ስራዎቻችንን በቀላሉ ማስፈጸም መፈጸም መስራት ይቻላል ብዬ አስባለሁኝ። እና በጣም ትልቅ ጠቀሜታ አለ

በፍጥነት መተየብ ትችላለህ? በፍጥነት መተየብ ማለት በፍጥነት ነገሮችን መጻፍ የማደራጀት ማለት ነውና። የሆነ ያህል ጊዜ ይወስድብኛል መሰለኝ አንዳንድ ነገሮችን ለመጻፍ የሚያስፈልገው ለምንድነው የሚያስፈልጉኝ ጊዜ ለምንድነው? መጀመሪያ ማወቅ አለብህ ከመጻፍህ በፊት ስለ ነገሩ መረዳት ያስፈልጋል እና እኔ ደግሞ ነገሮችን ለመረዳት ትንሽ ጊዜ ሚወስድብኝ አይነት ስለሆንኩኝ እነዛ ነገሮች አሉ ጊዜ ይወስድብኛል ለመረዳት ለማወቅ ግን ያወቅኩ ጊዜ ለመስራት ምንም አይነት ጊዜ አይወስድብኝም። ስለዚህ ነገሮችን ስጽፍ ነገሮችን ስተይብ በተቻለኝ መጠን ስለማውቀው ነገር እንዲሆን ስለተረዳሁት ነገር እንዲሆን ከዛ ባለፈ ደግሞ ያወኩት የተረዳሁት ነገር ደሞ ልኬታውን አውቄው ማለት በምን ያህል ደረጃ ነው ለሰዎችም ማስረዳት የምችለው ምክንያቱም መገለጥስ የሚችለው በምን ያህል ደረጃ ነው የሚለውን ነገር ካወቅኩኝ እና ከተረዳሁኝ በኋላ ነው። የምጽፈው እና በፍጥነት መጽሐፍ ሲባል። ነገሩ ስለ ጊዜ አይደለም ነገሩ ስለ ስለመረዳት ነው በፍጥነት ትረዳለህ ወይ ነገሮች ቶሎ ይገቡሃል ወይ? ከዛ ደግሞ ድፍረቱስ አለህ ወይ? አንድ ነገር ተፅፎ ምናልባት ቤት ውስጥ ሊቀሩ የሚችሉ ነገሮች ሊኖሩ ይችላሉ። ቤት ውስጥ ሊቀሩ ማለት አንተ ጋ ብቻ ተቀምጠው አንተ ምታውቃቸው አንተ ምትረዳቸው አንተ ብቻ ምታነግ ምታነባቸው አንተ ብቻ ምታገኛቸው አንዳንድ ጽሁፎች ሊኖሩ ይችላሉ ግን ምክንያቱም ደግሞ ድፍረትም ስለሌለን ነው። አይደለ የጻፍነውን ነገር ሚዲያ ላይ ለማውጣት ወይም ቅርቤ ለምንለው ሰው ለማስረዳት ለመንገር ለማሳየት ድፍረቱም ስለሌለን ነው። ቤታችን ምናስቀምጠው አሁን ይሄን ስል ራሴን እያስታወስኩኝ ነው ምክንያቱም ጽፌ ያዘጋጀኋቸው በጣም ብዙ ረጃጅም የሆኑ አነስ አነስ ወይም አጭር አጫጭር የሆኑ ጽሁፎች አሉኝ እና ግን ለአንድም ሰው አስነክቻቸው አላውቅም ለአንድም ሰው አሳይቻቸው አላውቅም። ለምንድነው ለምንድነው ሲባል በቃ እንትኑ ስለሌለኝ ማለት ነው። ይሄ ድፍረቱ ድፍረቱ ስለሌለኝ ከዛ በላይ ምንድነው የማደርገው በቃ ለራሴ ነው የማነበው ለራሴ ነው የማየው። እኔ ብቻ ነኝ የማቀው መኖራቸው ራሱ ማስቀምጣቸው በጣም ጥብቅ ብዬ በማስበው ቦታ ላይ ነው ማስቀመጣቸውና የዚህ ሁሉ ምክንያቱ ምንድነው? ብዬ ሳስብ ሌላ ሳይሆን በቃ ድፍረቱ ስለሌለኝ ነው። ሀሳቤም ማስበውን ወይም ያቀድኩትም የጻፍኩትም ማንኛውም ነገር ሊሆን ይችላል። ሰዎች ለማሳየትና ሰዎች አይተው ስለሚሰጡኝ አስተያየት አስተያየት ስለምጨነቅ አና ልክ ይሆናል ብዬም ስለማስብ ስለማላስብ ነው በዛ ሁልጊዜም የሚወስድልኝ የሚወስድብኝ ከዛ ባለፈ ደግሞ አንዳንዶቹም ጭራሽ ያላሳየኋቸው ናቸው። ረጅም ጊዜ ተጽፎ የተቀመጡ ነገሮች ናቸውና እሱ እሱ ነገር አለ እንዳልኩት ነው ፍጥነት ሲባል ከጊዜ ጋር አይደለም። ከዛ ይልቅ ስለ ሀሳብ ነው ስለ መረዳት ነው ስለ ማወቅ ነው። ከዚህ በፊት ኖረኸው ወይ ደግሞ ሞክረኸው ስለምታውቀው ነገር ነው። እና ትንሽ ጊዜ መውሰዱ ያን ያክል ጉዳት የለውም ብዬ አስባለሁ ምታውቀውም ነገር ይሁን ኖረህበት ምታቅ ያለፍክበትም ነገር ቢሆን በተቻለ መጠን ግን ሰዎች ጋር ሚደርስ በተለይ ከሆነ በተቻለ መጠን እንትኑ አለ ነጻነቱ አለ ነጻነቱ ሊኖር ይገባል ራሳችንን ነፃ ማድረግ አለብን። በምንጽፍበት ጊዜ እንዳልኩት ከጊዜ ጋ ሚገናኝ ነገር አይደለም ስለ ጊዜ ስላልሆነ። በተቻለን መጠን ስለምንጽፈው ነገር እውቀቱ ሊኖረን ይገባል ከዛ ባለፈ ደግሞ ድፍረትም ሊኖረን ይገባል። አይምሮአችንን ማገድ የለብንም አይምሮአችንን መያዝ የለብንም። ምንም ነገር መታጠር የለበትም። ባሰብነው ልክ እንዲሆን ባሰብነው ልክ ነው መጻፍ ያለበት ብዬ ነው ማስበው እና እሱ ልምድ ሊኖረን ይገባል። ነገር ግን ከግምት ውስጥ ምናስገባቸው አንዳንድ ሰዎች አንዳንድ አካላት ሊኖሩ ስለሚችሉ እነሱን ታሳቢ ማድረግ አለብን ለማለት ፈልጌ ነው

ኮፊያ ማረግ ትወዳለህ ኮፊያ ማድረግ የሚያደርግ ሰው ደስ ይለኛል። እኔ ግን ሞክሬ አላውቅም ያምርብኛል። ብዬም አላስብም እኔእንጃ። እንደ እንትን መውሰድ ይከብዳል እንደ መደበኛ። የሚደረግ ነገር ወይ እንደ መደበኛ ስታይል ወስዶ ሁሌም አይደለም ትንሽ ሊከብድ ይችላል። ግን የሚያደርግ ወንድ በጣም ነው የምወደው ኮፊያ የሚያደርግ ወንድ እወዳለሁ። ለምን እንደሆነ አላውቅም አብዛኞቹ። አብዛኞቹ ኮፍያ የማያደርጉ ያየኋቸው ወንዶች አብዛኞቹ ጺማም ወንዶች ናቸው። ጺማም መሆኗቸው ብቻ ሳይሆን ደግሞ አብዛኛው ያምሩባቸዋል። የሆነ አኔንጃ የማያምርበት ሰው አለ ብዬ አላስብም። ሴት ላይ ሲሆን ደግሞ እንዴት ነው የሚሆነው ስታይሉ? መጀመሪያ ፀጉራችንን እንሰራለን ፀጉራችንን ለቀን በላዩ ላይ ያንን ኮፊያ እናደርግበታለን ማለት ነው። እና ከሁለቱም ጎን እና ከጀርባ የሆነ የሚወጣ ያህል የሆነ ያህል ፀጉር አለ የሚወጣ የሚታይ። ከዛ በኋላ ኮፊያው ከላይ አለ ማለት ነው እና። እንደዛ ነው ሊሆን እንደዛ ነው የሚሆነው እንትኑ ስታይሉ ሲሰራ። ከዛ በጣም ነው የሚያምረው። በጣም ነው በተለይ ቅርብ ቦታ ለመሄድ ስታስብ ወይ ደግሞ እንደዚህ ከጓደኛ ከቤተሰብ ጋር የሆነ ያህል። ርቀት ሄደህ ለመዝናናት ስታስብ መንገድ ስታስብ ረጅም መንገድ በእግር የሚኬድበት ከሆነ ምናምን መነፀር ማድረግ እና። ከዛ ደግሞ ያን አይነት ኮፍያ ማድረግ ወሳኝ ነገር ነው። ለምንድነው? ምክንያቱም ፀሀይ ይኖራል። ፊታችን ይጎላል ሊጎዳው ይችላል ፀጉራችን በራሱ ሊሳሳብን ይችላል ከፀሀዩ የተነሳ። ከዛ ባለፈ ደግሞ ስታይልም ነው በቃ የ የጉዞ ስታይልም ነው። ኮፊያ የማድረግና በጣም ደስ የሚል ነገር ነው። እኔ ደግሞ ብዙ ጊዜ በተለይ እንዳልኩት እንደዚህ። ከቤተሰብ ጋር ወይ ከጓደኛ ጋር ወጣ በምልበት ሰዓት። ኮፍዬ አንዳንድ ጊዜ አደርጋለሁ። የምለብሰው ነገር ጋር እያስተያየሁኝ ተበል ለማድረግ እሞክራለሁኝ። ከዛ እንዳልኩት ደግሞ ያምብረብኛል ብዙ ሰዎች አምሩብሻል ምናምን ይሉኛል። ሴት ሰትሆን ደግሞ እንትኑ ይቀላል። በቃ ቀላል ነው የሚሆነው የምታደርገው ነገር ሁሉ ቀላል ነው የሚሆነው። የሚሆንልህ በቀላሉ ስታይል ማደረግ ይቻላል። በጣም ትወደዋለህ እኔ እወደዋለሁ ሳረገው ስለምወደው ማለት ነው። ከዛ ደግሞ ፀሀይ ይከላከላል ረጅም መንገድ ስትሄድ ፀሀይ ይከላከልልሃል። ንፋስ ፊትህን ወይ አይንህን አይጎዳብህም ምናምን እና ይሄ ሁሉ ጥቅም አለው። ከዛ ባለፈ ግን እኔ እንዳልኩት እንትን የሚያደርገው ወንድ በጣም ነው የምወደው። ኮፍያ የሚያደርግ ወንድ እወዳለሁ ጺም ያለው ወንድ እወዳለሁ እና። በአብዛኛው ደግሞ ኮፍያ የሚያደርጉ ወንዶች ይሄ በተለይ ከፊት ለፊት እየሆነ ወጣ ያለ ነገር ያለው ክፍያ ላይ እለ አይደል የተለመደው? ያን ክፍያ ሲያደርጉ በጣም የምወዳቸው እና። እንዳልኩት ደግሞ በአብዛኛው እንዲህ አይነት ክፍያዎችን የሚያደርጉ ወንዶች ጺማም ናቸው ጺማም ወንዶች ናቸው እና። ደስ ይላል ኮፊውም ባረግ ደስ ይላል የሚያደርገው ወንድ ማየት ደስ ይላል። እንደዛ እንደዛ አይነት ነገር አለው። ከዛ ባለፈ በተለይ አሁን አሁን ትንሽ እየተወደደ መጥቷል ዋጋውም። እየጨመረ ነው የመጣው ተጠቃሚውም በዛ ልክ እየጨመረ ነው የመጣው። እንደዛም ሆኖ እንትኑ አልቀነሰም አልጠፋም። ይሄ ተፈላጊነቱ ምናምን እየቀነሰ አይደለም ደግሞ አሪፍ ላይ ነው ያለው እና። በጣም ደስ የሚል ነገር ነው ኮፊያ ማድረግ እኔም እወዳለሁኝ። ኮፊያ የሚያደርጉ በተለይ ወንዶችንም ደስ ይሉኛል በጣም

የምትወደው ሬስቶራንት የት ነው? እኔም የምወደው ሬስቶራንት ካቢ እኔ ከምኖርበት አቅራቢያም የሚገኝ አንድ ሬስቶራንት አለ። እሱን ሬስቶራንት ለረጅም ጊዜ ደንበኛ ነበርኩኝ እና በጣም ነው የምወደው። ምግባቸው በጣም ነው የምወደው። ካቢ እኔ ከምኖርበት አቅራቢያም የሚገኝ አንድ ሬስቶራንት አለ። የምወደው አስተናጋጆቹ ከሁሉ ከሁሉ በላይ ከምግቡ ከሚያቀርቡልን ነገር በላይ ደግሞ ቦታውን በጣም ነው የምወደው። በጣም የሚያምር ቦታ ነው። እንደመናፈሻ አይነት ነው ግን ሬስቶራንት ነው። ከዛ እንትኑ ሲታይ ይሄ ምንድነው ከውጪ ስታይ ምንም ቦታው አይታይም። እንዳለ በአረንጓዴ ተክሎች የተሸፈረ ነውና ጭራሽ ቦታ አይታይም። ከዛ ስትገባ ነው የሚታየው ማለት ነው። ህንፃው ያረፈበት ቦታ ምናምን እየታየ የሚመጣው ከገባ በኋላ ነው። እና በቃ ይሄ ምንም ያህል ጊዜ ባሳልፍ እዛ ቦታ ላይ የማይሰለቸኝ ቦታ ቢኖር ያ ሬስቶራንት ነው ማለት ነው። እሱን በጣም ነው የምወደው። ለምንድነው አላውቅም ብቻ ግን ይሄ አረንጓዴ የበዛበት ቦታዎች መቆየት በጣም ነው ደስታ የሚሰጠኝ። በጣም ነው ደስ የሚለኝ። በተለይ አንዳንድ ቀን እዳው ምን አደርጋለሁ? ቀበይ መቀመጥ በተረይ የእረፍት ሰዓት በሚሆንበት ሰዓት ቤት መቀመጥ ይሰለቸኝና ዝም ብዬ ወጣሁ ብዬ ብዙ አይርቅም ከምኖርበት አካአባቢ ብዙ አይርቅምና እሷ ትንሽ ትደብረኛለች አለመራቁ ማለት ነው። ማለት የወጣሁ ያህል አይሰማኝም። አሁን ለምሳሌ ልወጣ ነው ወይ? የሆነ ቦታ ልሄድ ነው። ምናምን ስንል የሆነን እምንዘጋጀው የለም? ፀጉራችቻንን፣ አለባበሳችን፣ ሁሉ ነገራችንን እንቀይራለን። ምናምን ትንሽ ቦታው ራቅ ስለሚል ለመቀያየር ወይም ምንድነው አሪፍ የምንለው አይነት አለባበስ ለብሶ ለመውጣት። ያነሳሳናል የቦታው የቦታው እርቀት ማለት ነው። አኔ በጣም ቅርቤ ስለሆነች አንዳንድ ቀን እንደውም በቃ በቱታ ቀለል ካለ ጫማ ጋር ምናምን ሁላ ልወጣ እችላለሁ በጣም ከመቅረቡ የተነሳ ማለት ነው። እና ብዙ የራቁኝ ስለማይመስለኝ ብዙ ነገር እንትን አላለም ብዙ ነገር ለመቀያየር ምናምን አልሞክርም። እንዳልኩት እሷ ጎኗ ትደብረኛለች የተወሰነ ከዛ ውጪ ግን እዛ እንደደረስኩኝ በቃ ሁሉ ነገሬ ነው። የሚቀይረው ሀሳቤ ነው የሚቀይረው። በቃ እ እ ራሴን ሰብሰብ ነው የማደርገው። ጸጥ ያለነው በዛ ላይ ብዙ ሰው አይገባበትም። ለምን እንደሆነ አላውቅም። ይሄ ካፌዎቹን ካፌዎች ወይም ሬቶራንቶች ሲገቡ አይነት ጫጫታ ከነጫጫታው ደግሞ ሙዚቃ ማለት ሰው ለማረፍ እንደመጣሁ ላይ የሚረሱት ነው የሚመስለኝ አንዳንድ ጊዜ ነው በላይ ከፍተኛው ነው ሙዚቃ የሚከፈተው ቴሌቪዥን አለ። ማለት የሆነ ስክሪን አለ በጣም ትላልቅዬ በዛ ላይ ቦታው ምናልባት በመስታወት የተሰራ ሊሆን ይችላል እንደገና ደግሞ የሰው ግርግር ማለት ለምሳሌ ሰው ሲበዛ እንዴት ድምጹን አይቀንሱትም ሰው ሲበዛ እንዴት የሚተላለፉ ሰዎች ምናምን የሆነ ሰፋ ሰፋ ለምን አያደርጉትም። መቀመጫው ራሱ ማለት ነው። እና በጣም እሱ እሱ ስለሚረብሸኝ የማልመርጣቸው ቦታዎች አሉ ይሄ የምገልጸው ሬስቶራንት ግን እኔ ቦታ በጣም ሰፊ ነው። ከአንዱ ወንበር ወይም ከአንዱ ጠርጴዛ ወይ ሌላው ጠርጴዛ በጣም ሰፊ ክፍተት ነው ያለው እንደፈለክ መሆን ትችላለህ። ምናምን ከዛ ባለፈ ደግሞ በረንዳ አለው ከውጭ እንዳለ በጣም እኔ እንጃ ልገልጸው አልችልም። ብቻ በጣም የሚያምር ትእይንት ነው ያለው ያንን ማየት በራሱ በጣም የሚያስደስት ነገር ነው። እና በዛ ላይ ዝም ያለ ነው ብዙ ሰው አይታይም ብዙ ሰው አታይም በቃ አዎ! ሌላም ወዲህ ላይ ነገር አስተናጋጆቹ በቃ ረጅም ጊዜ አገልግሎት ሰዎች በጣም ትላልቅ ሰዎች ምናምን ናቸውና በቃ እንዴት በትህትና እንደሚያስተናግዱ እንዴት በክብር እንደማያስተናግዱ በጣም ነው የሚያደንቀው። እና በጣም ነው የምወደው እሱን ሬስቶራንት እኔ እንጃ በቃ አበዛ ከተባለ በሳምንት አንድ ጊዜ ነው ሊሄድ የሚችለው። እንጂ በቃ ማረፍ ስፈልግ ብቻዬን መሆን ስፈልግ ማንበብ ስፈልግ መጻፍ ስፈልግ ምንም አይነት ስራ መስራት ስፈልግ የምመርጠው አይነት ቦታ ነው። ከእንትን ውጪ ለመዝናናት ከምሄድ ውጪ ለስራም ቢሆን የምመርጠው አይነት ቦታ ነው ማለት ነው። ዝምታው ሁሉ ነገሩ

በመስመር ላይ ትማራለህ? አዎ በዚህ ሰዓት በጣም ቀላሉ መንገድ በመስመር መማር ይመስለኛል አይደል ለብዙዎቻችን ጥሩ አማራጭ ነው ጥሩ አማራጮችን ሳይሆን እጅግ በጣም ጥሩ አማራጭ ነው። እኔም እንደ አብዛኛው ሰው ከሥራዬ ጋር ግንኙነት ያላቸውና ከሥራዬ ጋር ደግሞ ምንም አይነት ከስራ ሚ ጋር ያልተያያዙ ነገር ግን ይጠቅሙኛል ብዬ የማስባቸውን አንዳንድ ትምህርቶች የትምህርት አይነቶች በመስመር ለመማር እሞክራለሁኝ። ከዛ ባለፈ በጣም በዚህ ጊዜ እኛ ማለት እዚህ ዘመን ውስጥ ያለን ሰዎች ካገኘናቸው ጥቅሞች በረከቶች አንዱ ነው ይሄ ነገር ብዬ ነው የማስበው ምክንያቱም እንደ ድሮ አንድ ነገር ለማወቅ ወይም አንድ ነገር ለመማር ለመረዳት ትምህርት ቤት መግባት አያስፈልግም። ረጅም የሚባል ነገር ረጅም የሚባል ጊዜ መውሰድ አያስፈልግም። እና በቀል ላሉ ቤታችን ሆነን ስልካችንና ኢንተርኔትን ብቻውን መጠቀም በቀላሉ የም የምንፈልገውን አይነት ትምህርት የምንፈልገውን አይነት ስጡ ስልጠና በጊዜ ማለት ነው። ማለት አጭር በሚባል ጊዜ ውስጥ ተምረን ራሳችንን አሳድገን ራሳችን መሆን የምንፈልገውን ነገር ወይም ደግሞ ገንዘብ ልናገኝ የምንችላቸውን ነገሮች ማስለመድ እንችላለን ብዬ አስባለሁ። እና ከዚህ አንፃር ሳስበው በጣም እድለኞች እንደሆኑን ይሰማኛል እዚህ ዘመን ላይ ያለን ሰዎች እና ይሄም እንደ ብዙ ሰው ብዙ ሰው አሁን ላይ ብዙ ነገር መማር ይፈልጋል። ብዙ ነገር ማወቅ ይፈልጋል ለህይወት ብዙ ነገሮች ማስተካከል ይፈልጋል እና መስመር በመጠቀም በቀላሉ ትምህርት እየተማርን ነው ብዬ ነው የማስበው አብዛኛው ሰው እያደረገው ነገር እያደረገ ያለው ነገር ስለሆነ ማለት ነው። እና ከዛ አንፃር ከዛም ጥሩ አማራጭ ነው ብዬ አስባለሁኝ። ምክንያቱም ሁሉ ነገር ኢንተርኔት ላይ አለ ሁሉ ነገር በቃ ትንሽም ይሁን ትልቅም ይሁን የምንፈልገው ነገር በሙሉ ኢንተርኔት ነው። ያለ እና እንደገና ደግሞ ይሄን ማስተማር የሚወዱ በጣም መልካም ሰዎች አሉ በጣም መልካም ሰዎች በቃ ይገ የሚገርመኝ ማለት ነው። እና ለምንድንነው የምገረምባቸው ማለት ቀላል አይደለም። ሰው ማስተማር ቀላል አይደለም። ለዛውም የሚያገኙት ጥቅም ያን ያክልም ላይሆን ይችላል ማለት ነው። ከአንትኖቹ አንፃር ከልፋታቸው አንፃር ከሚያወጡት ነገር አንፃር ምናልባትም ዋጋ ያለው ነገር ወይም በገንዘብ እንኳን ሊተመን የማይችል ነገር ሊሆን ይችላል። እና እርግጥ ነው አንዳንድ ሰዎች ወደ ቢዝነስ ይቀይሩታል ወደ ስራ ይቀይሩታል እና የሚቻላቸውን ሁሉ ያደርጋሉ። እርግጥ ነው እንዲህ አይነት ሰዎች አሉ ግን አብዛኞቹን የማውቃቸውና የምረዳቸው እንደዛ አይደሉም። እና በጣም የሚያደንቀኝ ነገር ነው

ፀይ ስትጠልቅ ማየት ትወዳለህ አዎ በጣም ነው የምወደው። ማለት በጣም የሚያምር ነገር ነው ፀሀይ ስትጠልቅ ማየት እጅግ በጣም የሚያምር ነገር ነው። እንደሚታወቀው ለብዙ ሰዎች ለብዙ ሙያተኞች የብዙ በተላይ ጥበብ ላይ ያሉ ሰዎች ሳሊዎች ሊሆን ይችላሉ ድራማ ሰሪዎች ፊልም ሰሪዎች ዘፋኞች ብዙ ሰዎች ይሄ የ የጥበብ ምንጭ ነው ብዬ አስባለሁኝ። እና እኔም ለረጅም ጊዜ ሱሰኛ ነበርኩኝ። የፀሀይ ሰትጠልክቅ ማየት ትንሽ የሆነ አይን የሚያሰምም ነገር አለው በርግጥ ይሄ ቅላቱ ትንሽም የሚያረብሽ ነገር አለው። ምክንያቱም ይሄ በሰአት የሚመስለው ቅላት አለ አይደለ የወርቃማው ቅላት ትንሽ አይን ለአይን የሚያረብሽ ነገር አለው እንደዛም ሆኖ ግን በተለይ በሩቅ መመልከት በጣም ነው የሚያምረው። እና እኔ በጣም እንዳልኩት በጣም እወድ ነበረ ለረጅም ጊዜ እወድ ነበረ አይ ነበረ። ከዛ ባለፈ ደግሞ እኛ አካባቢ እንደዚህ ትላልቅ ፎቆች ምናምን ያሉበት ሰፈር አይደለም የነበርኩት። እና በጣም በቀላሉ እንደውም ከሰፈሩ በላይ እኛ ከምንኖርበት አካባቢ ትንሽ ራቅ ይላል ግን ተረራማ ቦታ ከሆነ ከላይ ይታያል በደንብ ይታያልና። እንደዚህ አይነት ቦታ ነበርና እሱ በዛ በኩል ነው እንትን የምትለው ማለት የምት ፀሀይ የምትጠልቀው በዛ በኩል ስለሆነ ወይ እጅግ በጣም የሚያምር እይታ ነበረው። እጅግ በጣም የሚያምር ማለት እስካሁን ድረስ ማለት የልጅነት ዘጠኝ ነው ያ አካባቢ ያ እይታ እስካሁን ድረስ እንዳልኩት የልጅነት ትዝታዬ ነውና በጣም ነበር የምወደው በጣም ነበር የማየው የምከታተለው። በቃ አያመልጠኝም ነገር ለረጅም ጊዜ አያለሁ ለረጅም ጊዜ ከጓደኞቼ ጋር ተሰብስበን ሳይ ስትጠልቅ ማየት እንወድ ነበረና እንዳልኩት ነው በጣም የሚያምር እይታ ነው። ብዙ ሰአሊዎች ስለውታል ብዙ ጸሀፊዎች አውርተውለታል ከዛም በላይ ከተጻፈለት ከተሳለው ከተባለለት እሱ በጣም በላይ ውብ የሆነ ነገር ነው። በጣም ውብ የሆነ ነገር ነው እና ያን ነው ማለት የምችለው እኔ ደግሞ እንዳልኩት እወዳለሁ በጣም። ማየት በጠቅላለው በጣም ደስ የሚለኝና ተፈጥሮን ማየት እወዳለሁ ከዚያ ደሞ ፀሀይ ስትጠልቅ ሲሆን ደግሞ ውበቱ እጅ በጣም ያስደንቃል በጣም ነው የሚያምረው። ቅድም እንዳልኩት ይሄ ለየት ያለ ቅላቱ ትንሽ ለአይን የሚያረብሽ ነገር አለው። በዛ ባለፈ ግን በጣም የሚያምር እንትን ነው ያለው በጣም የሚያምር ነገር ነውና እኔ እወድዳለሁ በጣም ማየት አከታተል በየጊዜው ማየት እንዳልኩት ደግሞ በጣም አመቺ ነበረ። ሰፈሬ በጣም አመቺ ነበር እነዚህ አይነት ነገሮችን ለማየት በጣም አመቺ ነበር። ልክ ከተራራውም በጣም ማዶ ነው ተራራ ያለው ግን በዛ በኩል ስለሆነ ጻሀዋ የምጠልቀው በጣም ያምር እይታ ነበረው። እና እሱን እይታ ለረጅም ጊዜ ይሄን እኔና ጓደኞቼን እንመሰጥበት እንደነበረ በደንብ ትዝ ይለኛልና እሱ ሰው አይነት ትዝታዎች አሉኝ። ከትዝታም ባለፈ ቅድም እንዳልኩት በጣም ብዙ ሰአሊዎች ስለውታል በጣም ብዙ ሰዎች አዎ አውርተውታል ብዬ አስባለሁኝ። ስለ ውበቱና ከተባለለች እጅግ በጣም በላይ የሚያምር ነገር ነው።

የሽክላ እቃዎች ትጠቀማለህ? እንዴ አዎ በደንብ ነዋ ምጠቀመው። በጣም ብዙ አይነት የሽላካ እቃዎችን እጠቀማለሁ በጣም ብዙ አይነት፣ ከድሮ ብጀምር ድሮ እንስራ ነበረ ፌሬጅ ከመምጣቱ በፊት ለብዙ ነገር ማስቀ ማቀዝቀዣ እንጠቀምበት ነበረሽ እኛ ቤት እንኳን አልነበረም ግን የግሮ ቤታችን ቤት ነበርና በጣም የሚገርመው ነገር እኔ ይደንቀኛል ይሄ ብርታታቸው የሚሰሩበት ጥንካሬ እቃው በራሱ እቃው በራሱ እኮ የሸክላ ነው ግን ጥንካሬው የብረት ነው። እንዴ በእኛ እድሜ የተሰራ ምንድነው የሚባለው የሸክላ እቃ እስካሁን ድረስ አለ እስካሁን ድረስ አለ እንዴ ማለት እንዴት ነው በዚህ ልክ ጠንካራ እንዲሆን አድርጎ የሚሰሩት ስም ላይ እላለሁኝ እና በጣም ትልቅን ስራ ነው በጣም ትልቅ ዪሄ ምንድነው የሚባለው ስንት ጄሪካን ሊይዝል ይችላል ይሄ ሃያ ሊትሮ ጀሪካን ከአምስት ስድስት ጀሪካን በላይ ሊይዝ የሚችል በጣም ትልቅ እንስራ ነው ያለው እና ድሮ እንትን እንሰራ ነበረ እንዲቀዘቅዝልን ስለምንፈልግ ውሃ እያስመጣን ምናምን ውሃ ስጡኝ እያለል እዛ ቤት እንሄድ ነበረ ከእኛ ቤት እኛ እኔ ከምኖርበት ቤት ጎረቤት ነበሩ ሴትየዋ ትልቅ ቀን ስራ የነበራቸው ሴትየዋ እና በቃ እየሄድን እንለምናቸው ነበረ። ስጡን እያልን ማለት ነው እንደገና ደግሞ ከዛን ከፍተኛ ሙቀት ሆኖ ራሱ አይቆይ አይሞቅም ማለት ነው እንስራው አይሞቅም እና ደግሞ ሴትየዋም ምን ያደርጉ ነበር ከታች ምንድነው የሚባላው ይሄ ጣጣሪ ያደረጉበታል ማለት ነው ከታች አንደኛ ተመሻሽሎ እንዲቀመጥ ነው ሁለተኛ ነገር ግን አሸዋ ነገር ነው የሚያደርጉበት እስከሆነ ጫፍ ድረስ እስከሆነ ቁመቱ ድረስ የእንስራው ቁመት ድረስ አሸዋ ያደረጉበት ነበር ይሄ ደግሞ ምንድነው ቅዝቃዜው ይበልጥ እንዲሆን በተለይ በጣም ከፍተኛ የሙቀት ጊዜ ሲሆን ምናምን እንትኑን ይጨምሩታል ምንድነው የሚባለው ቁመቱ ጨምሮታል ቁመቱ ጨምረው ያደገድጉታል ማለት ነው የእንስራው ዙሪያ ያደገድጉታል በ አሸዋው ከዛ ምን ያደርጋሉ በየጊዜው እየመጡ ውሃ ያርከፍክፍበታል እና ይደንቀኛል ነው ምልህ ማለት በኔ እድሜ ነው የኔ እድሜ ያ ያ ነበር በእኔ እድሜ ከሃያ አመታት በላይ የሆነ ቦታ ላይ ተቀምጦ ነበር አይበላሽም አይሰበርም ምንም አይነት መሰነጣጠቅ አታይበትም እና ጥንካሬያቸው ከማለት ከምንድነው የሰሩት ከሸክላ አይደል እንዴ የተሰራው እንዴት ነው በዚህ ልክ ጠንካራ የተሰራው እላለውኝ እና እሱ አለ በጣም ይገርመኝ ስለነበረ በጣም ትልቁ የሸክላው ምን ስራ ነውና እሷን የሚገርመኝ ሁለተኛው ደግሞ ጀበና እንጠቀማለን ጀበና በጣም የሚጣፍጥ ጀበና የሚጣፍጥ ቦና ለመጠጣት ከሸክላ የተሰራ ጀበራ መሆን አልበት ግዴታ እሱን እንጠቀማለን ሌላው ደግሞ የሸክላ ድስት አለን የሸክላ ድስት እስካሁን ድረስ ቤቴ በራሴ ሳዘጋጅ የምትጠቀመው አይነት ነው ለምንድነው የሚጠቅመው አንደኛው ወጥ ያጠፍታል በጣም ልዝብ ብሎ ነው የሚበስለው ወጡ ያነቅል የሚሸኩል ነገር የለውም ከዛ ደግሞ አንዴ ከ እሳት ከነካሁና ከሞቀው በኋላ ምንም አርገብገብም አያስፈልገንም በቃ የብረትድስት አይነት ሁኔታ ነው የሚይዝልህ ማለት ነው እንትን አይፈልግም ማርገብገብ በቃ ብዙ ብዙ ሰዓት መስጠት ምናምን አይፈልግም በቃ ትንሽ ጊዜ የሚወስደው እስኪሞቅ ድረስ ነው ከሞቀው በኋላ ግን በጣም አሪፍ ሆኖ ነው ምግብ የሚያበስለው በጣም አሪፍ በጣም በጣም ከሸክላ በሸክላ ጥብስ መስራት ይቻላል በሸክላ ቀይ ወጥ መስራት ይቻላል። ሽሮ በሸክላ የሚሰራ ሽሮ እጅግ በጣም ነው የሚጠፍጠኝ። እና ብዙ አይነት ከሻክ የሽክላ እቃዎችን እጠቀማለሁ

"መዋቢያ ትጠቀማለህ?" መዋቢያ እጠቀማለሁ አዎ። የተለያዩ ደረጃዎች እንዳሉት ይታወቃል። በተለያየ መልኩ የሚቀቡ ነገሮች የሚነፉ ነገሮች ናቸው ያሉት፤ እና በምፈልገው መንገድ እያደረኩኝ አንዳንድ ነገሮችን ለመቀባባት እሞክራለሁ ራሴን ለማስዋብ እሞክራለሁኝ። ማለት ሴት አይደለሁም ሴት ልጅ ራሷን መጠበቅ አለባት። በደንብ ራሷን መጠበቅ አለባት ራሷን መንከባከብ አለባት በተለይ በቃ የፀጉሬ ሁኔታ ሁል ጊዜ እኔ እንትን እንዳለኝ ነው እንዳሳሰበኝ ነው በተቻለኝ መጠን በምወጣበት ሰዓት በጣም ሚያምር የፀጉር ስታይል እንዲኖረኝ ነው የምፈልገው እና በተቻለኝ መጣን እንዳልኩት ፀጉሬን ሳሲዘው፣ ስቀባው፣ ሳሱበው በተቻለኝ አቅም ያማረብኝን ነገር ለማድረግ እሞክራለሁ። አንዳንድ ነገሮቹ ልምድ የሚፈልጉ ነገሮች ናቸው መለማመድ ይፈልጋል፣ በየጊዜው ነገ እንዴት እንደሚሰራ ማወቅ ይፈልጋል፣ እንዴት እያደረግን እንዳለ መረዳት ይፈልጋል ማለት ስላለ ብቻ መቀባት ነገር አይደለም ስላለ ብቻ አትቀባም። ምኑ ከምኑ መቅደም እንዳለበት ምን ከተቀባህ በኋላ ምን መቀባት እንዳለበት ማወቅ አለብህ። ካልሆነ በስተቀረ ያው ከማ ከማስዋቡ ማ ማ ማስዋቡ ቀርቶ ሊያበላሸን ይችላል ማለት ነው። የተፈጥሮ ቆንጅናችንን ራሱ ሊያጠፋብን ይችላል እና በተቻለ መጠን መማር ትምህርት የሚፈልግ ነገር እንደሆነ ሁላችንም ልንረዳ ይገባል ብዬ አስባለሁ እኔም እንደሆንኩ ራሴን ነው ያስተማርኩት ይሄ በተለይ ቅንድብ ማስተካከል ምናምን ረጅም ጊዜን የሚወስድ በቃ ረጅም ረጅም ሰላሳ ደቂቃ ምናምን ሊወስድ ይችላል በራስህ ስትሰራው ማለት ነው፤ እና ቀስ በቀስ ግን እየለመድኩት እየለመድኩት ስመጣ ትንሽ ማለት የሚወስድብኝ ጊዜ ራሱ ትንሽ እየቀነሰ መጥቷል እና ከዛ ባለፈ መዋቢያ ስንጠቀም ማድረግ ያሉብን ብዬ የማስባቸው ጥንቃቄዎች አንደኛው መዋ ማንኛውም አይነት መዋቢያ ፊታችን ላይ ወይም የትኛውም የቆዳችን ክፍል ላይ ለማድረግ ከማሰባችን በፊት ወይ ከማድረጋችን በፊት ስለ መዋቢያው አይነት ምን አይነት እንደሆነ ለእኛ የቆዳ አይነት የሚሆን ነ የሚሆን ነው ወይ የሚለውን ነገር ማወቅ መረዳት አለብን። ሁለተኛው ነገር ኦርጅናለሁ ነው ወይ ማለት ምርቱ ኦርጅናል ነው ወይ ከትክክለኛ ሰው ነው ወይ የገዛነው ከትክክለኛ ሱቅ ነው ወይ የገዛነው ወይም ደግሞ ፋርማሲዎች ጋር ነው ወይ የገዛነው የሚለውን ነገር ማረጋገጥ አለብን። ሶስተኛው ነገር ቆዳችን ዝግጅት ያስፈልጋል በቃ ማንኛውም አይነት መዋቢያ ከ ከመቀባታችን በፊት ቆዳችን ለመዋቢያ ነገሮች ለመቀበል ዝግጁ መሆኑን ማወቅ አለብን። ይሄ ደግሞ ምንድነው ከምንድነው የሚጀምረው አንደኛ በስነ ስርዓት ፊታችንን ማጽዳት በስነ ስርዓት ሁሉም ነገር ከቻልን ሁለቴ ታጥበን በንጹህ ፎጣ ቆዳችንን ማድረቅ በደንብ መታጠብ ከዛ በኋላ ምንም አይነት ውሃ ፊታችን ላይ እንዳይቀር በፎጣ በንጹህ ፎጣ ማድረቅ ከዛ በኋላ ማንኛውም አይነት መዋቢያ ከመጠቀማችን በፊት እንዳልኩት ቆዳችን ዝግጅ መሆን ስላለበት ሌሎች የሚቀባቡ ሴረሞችን መጠቀም ሰንስክሪዎችን ሰንስክሪኖችን መጠቀም ሰውነታችን ደግሞ ማለስለሻ መጠቀም ቆዳችንን እንዲለሰልስ ያደርገዋል። ከዛ በኋላ ይሄን ሁሉ አድርገን መዋቢያ ስንቀባው ፊታችንን ምንም አይነት ጉዳታ አያደርስብንም ከዛ ደግሞ እንዳለ ደግሞ እንዲቆይ ያደርግልናል። ከሁሉ በላይ ግን ቆዳችን የመጎዳት አቅሙ ወይም የመጎዳት ነገሩ ትንሽ እየቀነሰ ይመጣል ማለት ነው። ስለዛ ቆዳችንን ማዘጋጀታችንን መርሳት የለብንም። በዛ ላይ ደግሞ የሚገዙት እቃዎች ኦሪጅናልነት በጣም ወሳኝ ነገር እንደሆነ አስባለሁ።

የአካል ብቃት እንቅስቃሴ ታደርጋለ? አዎ ሁሌም በጠዋት በቀኑ ጠዋት ጠዋት የአካል ብቃት እንቅስቃሴ አደርጋለሁኝ፤ ማለት በጣም እንደ ግዴታ ከያዝኩት ትንሽ ጊዜ ቆይቻለሁ መጀመሪያ አካባቢ የሚያሳምም ነገር አለው ማለት የማይለመድ ነገር አለው አንዳንዴ ብቻ ግን ቀስ በቃስ እየሰራን እየሰራሁ ሲሄድ እየቀለለኝ እየቀለለኝ መጥቷል አሁን ላይ በየቀኑ ለአርባ ለሃምሳ ደቂቃም ይሁን የአካል ብቃት እንቅስቃሴ አደርጋለሁኝ እንደውም ሀሳቤ የነበረው እኔ ጂም ገብቼ የሚያሰለጥነኝ ሰው አግኝቼ በስነ ስርዓት ጂም ላይ መስራት ነበረ፤ ከዛ ግን በተለያዩ ምክንያቶች የሆነልኝ ስላልሆነ እስከዛው ዝም ብየ በራሴ ቤት ውስጥ ቁጭ ብዬ ልስራ እያልኩኝ እየሰራሁ ነው የምገኘው አሁን ላይ እንዳልኩት በየቀኑ ከሠላሳ እስከ አርባ ደቂቃ አንዳንዴም እስከ አምሳ ደቂቃ ድረስ የተለያየ አካል ብቃት እንቅስቃሴዎችን አደርጋለሁ እንደሚታወቀው ስለ ለጤና ለጤንነት ለእንል ለአእምሮ ንቃት ለብዙ ነገር የአካል ብቃት እንቅስቃሴ ያለውን ጠቀሜታ አብዛኞቻችንን እንረዳዋለን ብዬ አስባለሁኝ እና እኔም በጣም የሚጠቅመኝ ነገር እንደሆነ ከተገነዘብኩኝ ስለቆየሁ ጀምሬዋለሁ ማለት ነው እና የተወሰነ ከ አምስት ስድስት ወር በላይ ይሆነኛል ብዬ አስባለሁኝ በራሴ መስራት ከጀመርኩኝ ሁሌም ጠዋት ጠዋት ከስራ ለስራ ከቤት ከመውጣቴ በፊት ከማደርጋቸው ነገሮች መሃል አንዱ የአካል ብቃት ቅስቃሴ ማድረግ ነው ይሄ ደግሞ በጤናዬ ላይ በጣም ትልቅ ለውጥ እንዳይ እያደረገኝ ነገር እንደሆኑ እንደሆነ በፍጹም የማልረሳው ነገር ነው ማለት ነው እና እሱ ነገር አለ ከዛ ባለፈ በሳምንት ውስጥ ወይም በየወሩ አንድ ጊዜ ዋና ለመዋኘት እሄዳለሁ ዋና እንደሚታወቀው የአካል አካልን የሚያጠናክር አይምሮን የሚያጠናክር ከምን በላይ ደግሞ የእጅና የእግር ጡንቻዎች በደንብ እንዲጠነክሩ የሚያግዝ ነገር እንደሆነ ይታወቃል እና እኔም ዋናም መዋኘት በጣም ነው የምወደው በጣም ነው የምወደው አምስት ቀን ወስዶብኛል በሳምንት ውስጥ መለማመድ ከጀመርኩኝ እና ከዛ በላይ ግን ሊወስድብኝ አልቻለም እንደውም አምስት ቀን መውሰዱ በራሱ በጣም እኔ ስለሰነፍኩኝ ነው እንጂ ከዛ በላይ ጊዜ ላይወስድ ይችል ነበረ እንዳልኩት እኛ አካባቢ ከምንኖርበት አካባቢ አጠገብ የሚገኝ የሆነ ወራጅ ውሃ ነበረ ማለት ነው እና ያ ወራጅ ውሃ እየተራቀመ እየተራቀመ የሆነ ሀይቅ ነገር ይሰራል ከታች እና ከወንድሞቼ ጋር ከቤት ከጓደኞቼ ከሆነ ለማየት ለመዋኘት እንሄድ ነበር ድሮ